እኔ ብዙ ጊዜ በየትኛው መተግበሪያ መልእክት እንደምልክ አወዛገባለው። ግን ደግሞ አብዛኛውን ጊዜ የተለያዩ አይነት መልእክቶችን የምልከው የተለያዩ መተግበሪያዎችን ተጠቅሜ ነው። ከዛ መካከል እንግዲህ እንደ ቴሌግራም እንደ ፌስቡክ እና እንደ ኢንስታግራም ያሉ የበይነ መረብ የተለያዩ አይነት መተግበሪያዎችን ተጠቅሜ የተለያዩ የት መልእክቶችን ለምፈልገው ቦታ ወይም ደግሞ ለምፈልጋችሁ ሰዎች እልካለሁው።

አዎ ብዙ ጊዜ በመስመር ላይ የተለያዩ አይነት ሙዚቃዎችን እሰማለሁ ግን ደግሞ አብዛኛውን ሙዚቃዎችን የምሰማው በኤርፎን ወይም ደግሞ ከጆሮ ጋር በሚገናኙ የተለያዩ አይነት ነገሮች ጋር ነው የተለያዩ ሙዚቃዎችን የምሰማው እና ብዙ ጊዜ በመስመር ላይ ሙዚቃ እየሰሙ መሄድ በጣም እወዳለሁ እና ብዙ ጊዜም እሰማለሁ።

አዎ ማንቂያ ሰዓት እጠቀማለሁ ምክንያቱም ደግሞ ማታ አንዳንድ ጊዜ አምሽቼ በምተኛበት ጊዜ ጠዋት ከስራ ከመውጣቴ በፊት ቀደም ብዬ ለመነሳት ማንቂያ ሰዓት። አስቀምጬ እተኛና ጠዋት ላይ ያ ማንቂያ ሰዓት ቀድሞ ከተኛሁበት እንዲቀሰቅሰኝ ወይም ደግሞ እንዲያስነሳኝ ብዙ ጊዜ አደርጋለሁ።

አዎ እኔ በጣም የምወዳቸው የተለያዩ አይነት የባህል ምግቦች አሉ። ከነዛ መካከል እንግዲህ ክት፣ ቆጮ እንዲሁም ደግሞ የተለያዩ አይነት ባህላዊ ምግቦችን በጣም ነው የምወደው። አዘውትሬም እንግዲህ እነዛን ባህላዊ ምግቦች በቻልኩት አቅም ለመመገብ እሞክራለሁ እና የምወደው ባህላዊ ምግብ ክትፎና ቆጭ ነው።

አዎ ብዙ ትንሽ ሳለህ ያን ያክል የለኝም። ግን ደግሞ እኔ አብዛኛውን ጊዜ ከቤተሰብ ውጪ ስለሆነ እንትኖች የማሳልፈው ብዙ ትንሽ ሳል የለኝም። አንዳንዴ ግን ያን ነገር ይከሰትብኛል

አዎ በጣም ብዙ ጊዜ እንግዲህ ከደንበኞቼ ጋር እገናኛለሁ ከደንበኞቼ ጋርም እንግዲህ ጥሩ የሆነ ግንኙነት አለኝ በዚህ ሰዓት። እና ብዙ ጊዜ የተለያዩ አይነት ስራወችንም ከደንበኞቼ ጋር ለመጀመር እሞክራለሁ። እና ከደንበኞቼ ጋር አብዛኛውን ጊዜ ተገናኝተን ስለተለያዩ አይነት ስራዎች እና ስለተለያዩ አይነት ነገሮች አብዛኛውን ጊዜ እነሱን አወያያቸዋለሁ። እነሱም ደግሞ እኔን ይጠይቁኛል ወይም ደግሞ ያወያዩኛል።

እኔ አብዛኛውን ጊዜ የምተኛበት ሰዓት እንግዲህ ማታ ከሶስት ሰዓት ጀምሮ እስከ ሌሊት ስድስት ሰዓት ባሉ ጊዜ ውስጥ። እተኛለሁ እና ጠዋት አስራ ሁለት ሰዓት ላይ እነሳለሁ። ግን ደግሞ አብዛኛውን ጊዜ ስራ በሚሄድበት ጊዜ በቻልኩት አቅም ከሁለት ሰዓት ቀደም ብዬ ለመተኛት እሞክራለሁ። ምክንያቱም ደግሞ ጠዋት ላይ ስራ እንዳይረፍድብኝ ቀደም ብዬ ለመነሳት።

አዎ ኮኮቦችን መመልከት እንግዲህ በጣም ነው የምወደው። ምክንያቱም ደግሞ ጥሩ የሆነ እይታ ስላላቸው በተለይ ከስራ በምመጣበት ጊዜ ማታ ላይ በረንዳዬ ላይ ወይም ደግሞ ከላይ ቁጭ ብዬ በመቀመጥ። የተለያዩ አይነት ኮከቦችን እያየሁ እገረማለሁ እና አብዛኛውን ጊዜ ኮከብ እመለከታለሁ በጣምም እወዳለሁ። ኮከብ

አዎ እኔ እንግዲህ በጣም የምወዳችሁ የተለያዩ አይነት ከተሞች አሉ ከዛ መካከል እንግዲህ አሁን የምኖርባትን አዲስ አበባን ጨምሮ ሌሎችንም የተለያዩ አይነት ከተማዎች እወዳለሁ። ለምሳሌ ያክል እንደ ሀዋሳ እንደ አርባ ምንጭ ያሉ የተለያዩ አይነት ከተሞችን በተፈጥሮ የተሞሉ ጥሩና ውብ የሆኑ ከተማዎችን በጣም እወዳለሁ።

እኔ አብዛኛው ወደ ገበያ የሚሄድበት ቀን እንግዲህ ደሞዝ እንደተቀበልኩ ነው ደሞዜን እንደተቀበልኩ እንግዲህ ቤት ውስጥ የሚያስፈልጉኝን የተለያዩ አይነት አስቤዞች እና የተለያዩ ነገሮችን ለመግዛት ደሞዝ እንደተቀበልኩ ቀጥታ ወደ ገበያ እሄዳለሁ። እና የሚያስፈልጉኝን እንዲሁም በቤት ውስጥ የጎደሉኝን ነገሮች ቶሎ ብዬ ወደ ገበያ በመሄድ ለመግዛት እሞክራለሁ። ወይም ደግሞ አብዛኛውን ጊዜ እገዛለሁ

እኛ በ በ በሁ በአንድ ወር ጊዜ ውስጥ ሁለት ጊዜ ስብሰባ እናደርጋለን እኔም ሆንኩ አለቆቼ ወይም ደግሞ በቢሮ ውስጥ የምንሰራው የሚሰሩ ሰዎች እንግዲህ በወር ውስጥ ወይም ደግሞ በአንድ ወር ጊዜ ውስጥ ሁለት ጊዜ ተሰብስበን የተለያዩ አይነት ችግሮች ካሉ የሚያስፈልጉ ነገሮች ካሉ በቻልነው አቅም ስብሰባ ላ ስብሰባ ላይ በመገኘት እነዛን ነገሮች ለመወያየት እንሞክራለን በወር ሁለት ጊዜ ስብሰባ እናደርጋለን

አዎ ጫጫታ እንግዲህ ላገኝበት እችላለሁ ግን ደግሞ አብዛኛውን ጊዜ ቶሎ ብዬ ጫጫታ ወደሌለበት ቦታ በመሄድ ስራዎቼንም ሆነ አንዳንድ ማድረግ የፈለኳቸውን ነገሮች ከስራ እንዳያጉላሉኝ ወይም ደግሞ ከስራ እንዳያሰናክሉኝ ቶሎ ብዬ ጫጫታ ካለበት ቦታ ለመራቅ እሞክራለሁ።

አዎ እኔ እንግዲህ በጣም ብዙ ጊዜ መጽሐፍ ማንበብ እወዳለሁ። ከዚህ በፊትም እንግዲህ የተለያዩ አይነት መጽሐፎችን አንብቤ አውቃለሁ በቻልኩት አቅም እንግዲህ አንድ መጽሐፍ በአንድ ወር ጊዜ ውስጥ ለማጠናቀቅ እሞክራለው። እና የተለያዩ አይነት መጽሐፍቶችን ከዚህ በፊት አንብቤ አውቃለሁ። ወደፊትም እንግዲህ ፈጣሪ ከፈቀደ የተለያዩ አይነት መጽሐፎችን ማንበብ እፈልጋለሁ

አዎ አሁን ላይ እንግዲህ የተለያዩ አይነት ሙያዎች አሉኝ እና በቻልኩት አቅም እንግዲህ ከስራዬ ጋር እየተገናኙ የተለያዩ አይነት ሙያዎችን ለሌሎች ሰዎች ማስተማር እችላለሁ። በዚህ ሰዓት የተለያዩ ግለሰቦች ወይም ደግሞ የተለያዩ አይነት ድርጅቶች እንግዲህ እኔ ያለኝን ሙያ እንዳስተምርላቸው ከዚህ በፊት ጠይቆኛል። ፈጣሪ ከፈቀደ እንግዲህ እነዚህ ነገሮች ወደፊት ማስተማር የምችል ይመስለኛል።

አዎ ከህፃንነቴ ጀምሮ እንግዲህ የህፃንነት ወይም ደግሞ የድሮ ፎቶዎችን በአልበም መልኩ ደግሞ በፍሬም አርት በኩል አስቀምጫቸዋለሁ። እና ከዛም በተጨማሪ እንግዲህ የድሮ ፎቶዎቼን በኮምፒውተር ላይ አስፍሪያቸው እገኛለሁ። እና የድሮ ፎቶዎችን ማስቀመጥ እወዳለሁ። ወይም ደግሞ የድሮ ፎቶዎችን እይዛለሁ

አዎ ወደፊት እንግዲህ እየሰራ የተለያዩ አይነት የስራ ምኞቶች አሉኝ። ከዛ መካከል እንግዲህ የተለያዩ አይነት ኦንላይን ስራዎችን ወይም ደግሞ ኦንላይን ላይ የሚሰሩ በበይነ በኩል በበይነ መረብ በኩል የሚሰሩ የተለያዩ አይነት ስራዎችን መስራት እፈልጋለሁ። ከዛ በተጨማሪም ደግሞ በአካል የሚሰሩ ለምሳሌ ያክል ንግድ ሊሆን ይችላል የተለያዩ አይነት ስራዎችን ወደፊት መጀመር እፈልጋለሁ። ፈጣሪ ከፈቀደ

ብዙ ጊዜ ወደ ገበያ አልሄድም ግን ደግሞ ገበያ የሚሄድበት ጊዜ በወር ውስጥ ሁለት ወይም ደግሞ ሶስት ጊዜ ወደ ገበያ እሄዳለሁ። በተለይ ደግሞ መጨረሻ ላይ በወሩ መጨረሻ ደሞዝ በተቀበልኩበት ጊዜ ቤት ውስጥ የተለያዩ የጎደሉ ነገሮች ካሉ እነሱን ነገሮች ለመግዛት ወደ ገበያ እሄዳለሁ። እና በወር ውስጥ ቢበዛ ሶስት ጊዜ እሄዳለሁ። አብዛኛውን ጊዜ ግን በወር ውስጥ ሁለት ጊዜ ወይም ደግሞ አንድ ጊዜ ነው ወደ ገበያ የምሄደው

ቤቴን እንግዲህ የማስውብበት የተለያዩ አይነት መንገዶች አሉኝ። ከዛ መካከል እኔ በቤቱ ውስጥ እንግዲህ የተለያዩ አይነት የጽዳት እንትኖችን አደርጋለሁ። ከዛ መካከል እንግዲህ ቤቴ እንዳይቆሽሽ የተለያዩትአይነቶች ነገሮችን አደርጋለሁ። እና በቤቴ ውስጥ እንግዲህ የተለያዩ አይነት ለማስዋብ የምትጠቀምባቸውን ነገሮች አደርጋለሁ

ብዙ ጊዜ እኔ አዋራ ችግር አይፈጥርብኝም ግን ደግሞ በአካባቢዬ የሚገኙ የተለያዩ ግለሰቦች በአዋራ ምክንያት የተለያዩ አይነት ችግሮች ሲፈጠሩባቸው አይቻለሁ። ግን እኔ አዋራ ምንም አይመስለኝም እና አዋራ እኔ ላይ ችግር አይፈጥርብኝም፤ ምክንያቱም ደግሞ አካባቢዬ ላይ የተለያዩ አይነት አዋራዎች አሉና ወደ ስራ በሚሄድበት ጊዜ። በምመለስበት ጊዜ እነዛ አዋራዎች ይነኩኛል ግን ደግሞ እነዛ ነገሮች እኔ ላይ ችግር ፈጥሮብኝ አያውቁም።

አዎ በዚህ ሰዓት እንግዲህ የሞባይል ዳታ እጠቀማለሁ ከዛ በተጨማሪም እንግዲህ የተለያዩ አይነት ኢንተርኔት አገልግሎቶችን እጠቀማለሁ። እና ብዙ ጊዜ የሞባይል ዳታ እጠቀማለሁ። ይሄንንም ስራ እንግዲህ በምሰራበት ጊዜ የሞባይል ዳታን ከኢትዮ ቴሌኮም በመግዛት የሞባይል ዳታ እየተጠቀምኩ ነው። ይሄንን ስራ እየሰራሁት ያለሁት

አዎ የተለያዩ አይነት የድምጽ መልእክቶችን እንግዲህ ለምፈልጋቸው ነገሮች እልካለሁ በተለይ ደግሞ ከስራ ጋር የተገናኙ የድምጽ መልእክቶችን ብዙ ጊዜ እልካለሁ። እና የተለያዩን የድምጽ መልእክቶችን ልኬያለሁ ከዚህ በፊትም ወደፊትም እንግዲህ። ስራዬ ከዛ ጋር የተገናኘ ስለሆነ ወይም ደግሞ አብዛኛውን ጊዜ ስራዬን ከዛ ጋር አገናኝቼ ስለሆነ የምሰራው። የድምጽ መልእክት በጣም በተደጋጋሚ ጊዜ እልካለሁ

አዎ በዚህ ሰዓት እንግዲህ ላፕቶፕ አለኝ በቤቴ ውስጥም። በምሰራበት መስሪያ ቤት ውስጥ እንግዲህ ላፕቶፖች አሉኝ ምክንያቱም ደግሞ የኔ ስራ አብዛኛውን ጊዜ ከላፕቶፕ ጋር እየተገናኘ ስለሆነ በቤት ውስጥም በቢሮ ወይም ደግሞ በምሰራበት ቦታ ውስጥም። ግዴታ ላፕቶፕ ያስፈልገኛል እና በዚህ ሰዓት ላፕቶፕ አለኝ

እኔ ብዙ ጊዜ የምመገበው እንግዲህ በተለያዩ አይነት ነገሮች እመገባለሁ። ከዛ መካከል እንግዲህ በሳህን ሊሆን ይችላል እንዲሁም ደግሞ የተለያዩ የምመገብባቸው እቃዎች አሉ። የመጀመሪያው ሳህን አለ እንዲሁም ደግሞ እራሱ ብረት ድስትም ልመገብ እችላለሁ። የምቸኩል ከሆነ እንዲሁም ከምሳቄ ላይ እንዳለም ልመገብ እችላለሁ። እና ብዙ የምመገብባቸው ነገሮች አሉ

አዎ ስራዬን እንግዲህ በጣም እወደዋለሁ ስራዬንም እንግዲህ አክብሬ ነው የምሰራው ስራዬን እንግዲህ እንደወደው ካደረገኝ ነገሮች መካከል የመጀመሪያው ነገር። ስራዬን ስራዬን በምሰራበት ጊዜ የማገኛቸው የተለያዩ አይነት ሰዎች ስራዬን እንደወደው አድርገውኛል ሁለት ደግሞ ስሬን እንደወደው ያደረገኝ ደሞዙን ደሞዙ በጣም ጥሩ ስለሆነ ስራዬን እወደዋለሁ።

አዎ እኔ ብዙ ጊዜ እንግዲህ ለተለያዩ አይነት ሰዎች አካባቢዬ ለሚገኙ ወይም ደግሞ ለጓደኞቼ የተለያዩ አይነት ቀልዶችን መናገር እወዳለሁ። ጓደኞቼም እንግዲህ ብዙ ጊዜ በእኔ ቀልድ በጣም ጥሩ የሆነ መልስ ይሰጡኛል። እና የተለያዩ አይነት ቀልዶችን መናገር እወዳለሁ ብዙ ጊዜ።

ማታ ማታ እንግዲህ በቻልኩት አቅም የተለያዩን ድምፆችን ለመስማት እሞክራለሁ። ከዛ መካከል እንግዲህ በዩቲዩብ በኩል ወይም ደግሞ በበይነ መረብ በኩል። የማወርዳቸውን የተለያዩ አይነት የድምጽ የተለያዩ አይነት የዝናብ ድምጾች ለመስማት እሞክራለሁ። እና ማታ ማታ ከምሰማችሁ የድምጽ አይነቶች መካከል አንዱ እንግዲህ የዝናብ ድምጽ ነው።

የመጠጥ ውሃን እንግዲህ ከማገኝባቸው ቦታዎች መካከል አንዱ እንግዲህ በቤቴ ውስጥ ነው በቤቴ ውስጥ የመጠጥ ውሃ ስላለኝ ያንን የመጠጥ ውሃ በቻልኩት አቅም። የውሃ ማጣሪያ እንዶድ ወይም ደግሞ የተለያዩ ነገሮችን በማድረግ ውሃዬን ጥሩ አድርጎ እንዲያጣራልኝ ማድረግ እችላለሁ። እና የውሃ መጠጥ ከማገኝባቸው ቦታዎች መካከል አንዱ ቤቴ ነው።

እኔ በዚህ ሰዓት እንግዲህ መንዳት አልችልም። ግን ደግሞ አካባቢዬ ላይ የሚገኙ ወይም ደግሞ ጓደኞቼ መኪና መንዳት እንዲሁም ደግሞ ሌሎችንም ተሽከርካሪዎች መንዳት ይችላሉ። እኔ ግን አሁን ባለውበት እኔ በዚህ ሰዓት እንግዲህ መንዳት አልችልም። ግን ደግሞ አካባቢዬ ላይ የሚገኙ ወይም ደግሞ ጓደኞቼ መኪና መንዳት እንዲሁም ደግሞ ሌሎችንም ተሽከርካሪዎች መንዳት ይችላሉ። እኔ ግን አሁን ባለውበት መኪናዎችን መንዳት እፈልጋልጋለው

አዎ ስልጠና እንግዲህ በጣም መውሰድ ያስደስተኛል ከዚህ በፊትም እንግዲህ የተለያዩ አይነት ስልጠናዎችን ወስጃለሁ። ከዛ መካከል እንግዲህ የቪዲዮ ኤዲቲንግ፥ የዲጂታል ማርኬቲንግ፥ እንዲሁም ደግሞ የፎሬክስ ትሬዲንግ ስልጠናዎችን ከዚህ በፊት ወስጃለሁ። ወደፊትም እንግዲህ የተለያዩ አይነት ስልጠናዎችን መውሰድ እፈልጋለሁ

አዎ ሃይማኖቴ ግብር አከብራለሁ ብዙ ጊዜ እና የተለያዩ አይነት ግብሮችን አክብሬም አውቃለሁ። ከዚህ በፊት ወደፊትም እንግዲህ የተለያዩ አይነት ሃይማኖታዊ ግብሮችን የማከብ ይመስለኛል። በዙሪያዬ ያሉ ሰዎች እንግዲህ የተለያዩ የሃይማኖት አዊ ግብሮችን ሲያደርጉም አይቻለሁ።

አዎ በዚህ ሰዓት እንግዲህ ይቅርታ መጠየቅ በጣም ቀላል ነው ብዬ አስባለሁ ምክንያቱም ደግሞ ጥፋተኛ የሆነው ሰው ጥፋቱን ካመነ ይቅርታ ለመጠየቅ ቀላል ይመስለኛል። ግን ደግሞ አንዳንድ ሰዎች ይቅርታ መጠየቅ አይወድም ግን። በአካባቢዬ ላይ የሚገኙ ሰዎች አብዛኛውን ጊዜ ይቅርታ ጠያቂዎች ናቸው

አዎ በቤቴ ውስጥ ሆነህ በምሰራበት ቢሮ ውስጥ እንግዲህ የተለያዩ በጀቶችን አስተዳድራለሁ። ምክንያቱም ደግሞ አለቆቼ ከእኛ ጋር ስለማይሰሩ አለቆቼ ሌላ ቦታ ስለሆነ የሚኖሩት የተለያዩ በጀቶችን እኔ እንዳስተዳደርድራቸው ፈቅደውልኛል አለ። እና በቤቴ ውስጥም ሆነ በምሰራበት ቦታ ላይ የተለያዩን በጀቶችን አስተዳድራለሁ

አዎ ከምወዳቸው ምሳሌ አነጋገሮች መካከል እንግዲህ በጣም ደስ የሚለኝ አንድ ምሳሌ አነጋገር አለ። እና የማውቀውም እንግዲህ ጥሩ የሚባል ምሳሌ አነጋገር እሱ ነው። እሱ ምሳሌ አነጋገር እንግዲህ ሲሄድ አገኘኋት ስመለስ አጣኋት የሚለውን ምሳሌ አነጋገር በጣም ነው የምወደው ይሄንን ነገር ብዙ ሰዎች ቢተገብሩትም ወይም ደግሞ ቢያውቁት ጥሩ ነው ብዬ አስባለሁ።

አዎ እኔ እንግዲህ ብዙ ጊዜ በሳት ከሚደርሱ ሰዎች መካከል አንዱ ነኝ ብዬ አስባለሁ። ብዙ ጊዜ የተለያዩ ቤት ቀጠሮዎች በሚኖሩብኝ ጊዜ ቀደም ብዬ ከቀጠሮዬ ከቀጠሮዬ ቦታ ለመድረስ እሞክራለሁ። እና ብዙ ጊዜ የማርፍድ ሰው አይደለሁም በሰአት የምደርስ ሰው ነኝ ብዬ አስባለሁ።

እኔ እንግዲህ ከምወዳቸው የምግብ አይነቶች መካከል አንዱ እንግዲህ ስጋ ነው። በጣም ብዙ ጊዜም ስጋ ተመጋቢ ነኝ እና ብዙ ሰዎችም በእኔ አካባቢ ከሚገኙ ሰዎች መካከል አብዛኞቹ ስጋ ተመጋቢ ናቸው። እና የምወደው ምግብ እና ብዙ ጊዜ የምመገበው ምግብ ስጋ ነው። ስጋንም ሌሎች ሰዎች እንዲበሉ አበረታታለው።

አዎ የተለያዩ አይነት የተበላሹ ነገሮችን እንግዲህ ማስተካከል እችላለሁ ከዛ መካከል እንግዲህ በቤቴ ውስጥ የሚገኙትን የተለያዩት የቡና መፍጫዎች ቲቪዎች ደግሞ ዲሾችንም ጨምሮ የተለያዩን በቤቴ ውስጥ የማገኛቸውን ነገሮች ማስተካከል እችላለሁ። ከቤቴ ውጭም እንግዲህ በቢሮ ውስጥ ወይም ደግሞ በምሰራበት ቦታ ውስጥ የሚበላሹ እንደ ኮምፒውተር እንዲሁም ደግሞ እንደ ማሽን ያሉ የተለያዩ አይነት ነገሮችን በማስተካከል እታወቃለሁ። እንዲሁም ደግሞ የተበላሹ የተለያዩ አይነት ነገሮችን አስተካክላለሁ

አዎ ከምወዳቸው ሽታዎች መካከል እንግዲህ አንዱ የዶዶሮንት ሽታ ነው። እና በጣም ከምወደው ሽታ መካከል አንዱ እሱ ነው። ሁለተኛው ደግሞ የተለያዩ ሽታዎችን እወዳለሁ። ከዛ መካከል አንዱ እንግዲህ የቄጤማ ሽታኑ የቄጤማን ሽታንም በጣም ነው የምወደው።

አዎ እኔ እንግዲህ ከምወዳቸው የሙዚቃ አይነቶች መካከል ለስለስ ብሎ ጥሩ ትርጉም ያላቸውን ሙዚቃዎች ብዙ ጊዜ አዳምጣለሁ። እና ከምወዳቸው የሙዚቃ አይነቶች መካከል ለስለስ ብሎ ለጆሮ የማይከብዱ እንዲሁም ደግሞ ጥሩ የሆኑ ትርጉሞች ያሏቸውን ሙዚቃዎች በቻልኩት አቅም እሰማለሁ። የምወዳቸው የሙዚቃ አይነቶችም እነዚህን ነው

እኔ ብዙ ጊዜ በድንቅ ቋንቋ አላምንም ምክንያቱም ደግሞ አንዳንድ ሰዎች ቋንቋን እንደ መግባቢያ እንደ መግባቢያ ብቻ አድርጎ ስለሚሆን ከቋንቋ ከመግባቢያ ውጪ ለሌላ ነገር ጥቅም አለው ብዬ ስለማስብ በድንቅ ቋንቋ አላምንም። ሌሎች ሰዎችም ያምናሉ ብዬ አላምንም።

አዎ እኔ በጣም ብዙ ሰነዶችን አዘጋጃለሁ ምክንያቱም ደግሞ እኔ በምሰራበት የስራ ቦታ ላይ የተለያዩ አይነት ሰነዶች ስላሉ በቻልኩት አቅም እነዛን ሰነዶች ቶሎ ብዬ ለማዘጋጀት እሞክራለው። አንዳንዴም አንግዲህ እነዛ ሰነዶች በሚበዙበት ጊዜ እነዛን ሰነዶች ወደ ቤት ይዤ በመምጣት እነዛን ሰነዶች ቶሎ ብዬ አዘጋጅቼ ወደ ስራ ቦታ ለመውሰድ እሞክራለሁ እና ብዙ ሰነዶችን አዘጋጃለው።

አዎ እኔ ብዙ ጊዜ እንግዲህ የዝናብ ውሃ በቤቴ ውስጥ እሰበስባለሁ ምክንያቱም ደግሞ እኔ በምኖርበት አካባቢ ውስጥ አንዳንዴ የውሃ እጥረቶች ስለሚኖሩ ዝናብ በሚዘንብበት ጊዜ ቶሎ ብዬ የዝናብ ውሃዎችን ለመሰብሰብ እሞክራለሁ። እና እኔ በምኖርበት ቤት እና አካባቢ ውስጥ የተለያዩ አይነት የዝናብ ውሃዎችን የሚሰበስቡ ሰዎች አሉ

አዎ በመታጠቢያው ውስጥ እንግዲህ ብዙ ጊዜ እዘምራለሁ ከመዝሙር ይልቅ ግን የተለያዩ ሙዚቆችን በመታጠቢያ ቤት ውስጥ። እዘፍናለሁ እና ብዙ ጊዜንም በመታጠቢያ ውስጥ በመታጠቢያ ቤት ውስጥ አሳልፋለሁ። እና መታጠቢያ ቤት ውስጥ በማሳልፍበት ጊዜም ጥሩ የሆኑ ነገሮችን አገኛለሁ

አይ እኔ ብዙ ጊዜ ታሪክ መናገር አልወድም ምክንያቱም ደግሞ አብዛኛውን ጊዜ ከስራ ደክሞኝ ነው የምመጣው ስራ ቦታም በሚሄድበት ጊዜ እንግዲህ የተለያዩ አይነት ስራዎች ስለሚበዙብኝ አብዛኛው ጊዜ እኔ ታሪክ መናገር አልወድም። ግን ደግሞ አንዳንድ ጥሩ አጋጣሚዎችን። ካገኘው ጥሩ ታሪኮችን የመናገር ጥሩ ችሎታ አለኝ ብዬ አስባለሁ። ግን አብዛኛውን ጊዜ እኔ ታሪክ መናገር አልወድም።

የኔ የቤቴ ጣሪያ እንግዲህ የተሰራው በድንጋይ ነው። ምክንያቱም ደግሞ ከኔ በላይ ሌሎች ሰዎች። በጣሪያዬ ላይ ስለሚኖሩ የኔ የጣሪያ የተሰራው እንግዲህ በድንጋይ ላይ ነው። እና ከቤቴ ጣራም በታች እንግዲህ የተለያዩ አይነት ዲኮሮችን አድርጌበታለሁ። ከዛ መካከል አንዱ እንግዲህ ጅብሰን ነው ጅብሰን ተጠቅሜ ቤቴን በቻልኩት አቅም አሳምሬያለሁ

አዎ እኔ ኢሜል እጠቀማለሁ በስራ ቦታ ወይም ደግሞ በግል በግሌም እንግዲህ የተለያዩኝ ኢሜሎችን እጠቀማለሁ ግን አብዛኛውን ጊዜ ከስራ ጋር እየተገናኙ ኢሜሎችን አስተናግዳለሁ እና በቀን ውስጥ ከአስር እስከ ሃያ የሚጠጉ ኢሜሎችን አስተናግጄም በስርዓት እመልሳለሁ። እና ብዙ ጊዜ ኢሜል እጠቀማለሁ።

ጥራት ያለው ስራ ማቅረብ እችላለሁ ደንበኞቼም እንግዲህ ከሚኮሩብኝ ነገሮች መካከል አንዱ እንግዲህ ጥሩ እና ጥራት ያላቸውን ስራዎች በማክበር በማቅረብ ስለምታወቅ ነው እና አለቆችም እንግዲህ በጣም ትላልቅ የምላቸውን ሀላፊነቶች ለእኔ የሚሰጡኝ ጥራት ያለውን እና ጥሩ የሆነ ስራ ማቅረብ ስለምችል ነው።

አዎ ብዙ ጊዜ ሳንቲም እቆጥባለሁ ምክንያቱም ደግሞ ለነገ ህይወቴ ስለማስብ ወይም ደግሞ ነገን የተሻለ ለማድረግ ዛሬ ላይ ሳንቲም እቆጥባለሁ። በተለይ ደግሞ ለቀጣዮቹ አመታቶች ጥሩ ደረጃ ላይ ለመድረስ ዛሬ ላይ የማገኛቸውን ሳንቲሞች ወይም ደግሞ ዛሬ ላይ የምሰበስባቸውን ገንዘቦች ቆጥቤ የተሻለ ነገር ለማድረግ እሞክራለሁ። እና ብዙ ጊዜ ሳንቲም እቆጥባለሁ።

ጨው ብዙ ጊዜ አልወድም። ምክንያቱም ደግሞ ጨው ሲበዛ ምን እንደሆነ ባላውቅም የዛ ምግብ ጣዕም ይጠፋብኛል እና ብዙ ጊዜ እኔ ጨው ብዙ አልወድምእና ምግብ ላይም ጨው የተወሰነ እንዲኖረው ነው የምፈልግ። ግን አብዛኛው ጊዜ ጨው ያለበት ምግብ እኔ አልመገብም እና ጨውም አልመገብም አልወድም።

አዎ በመስመር ላይ እንግዲህ የተለያዩ ገዢዎች አሉኝ። እኔም እንግዲህ በመስመር ላይ ገዢ ነኝ። አለቆች እንግዲህ ይሄንን ሀላፊነት ከሰጡኝ በኋላ በመስመር ላይ የተለያዩ ገዢዎችን አድርጌ አውቃለሁ። እኔም ከዛ በኋላ ገዢ ሁኛለሁ። እና ከዚህ በኋላ እንግዲህ ወደፊትም በመስመር ላይ ገዢ ሆኜ እቀጥላለሁ። አሁንም ገዢ ነኝ

አዎ ፍየል አይቼ አውቃለሁ ከማየት በተጨማሪ እንግዲህ በጣም ብዙ ፍየሎችን በልቼ አውቃለሁ። እና የፍየል ስጋም በጣም ነው የምወደው። ብዙ ሰዎችም እንግዲህ ሲያወሩ እንደሰማዋቸሁ የፍየል ስጋ መብላት በጣም ብዙ ጠቀሜታ አለው ሲሉ ሰምቻቸዋለሁ።

አዎ ሻማ ማብራት ብዙ ጊዜ አልወድም። ግን ደግሞ አንዳንዴ በዓላት በሚመጡበት ጊዜ የተለያዩ አይነት የደስታ ሁኔታዎችን ለማክበር እንዲሁም ደግሞ የተለያዩ የሀዘን ሁኔታዎችን ለመግለጽ አንዳንዴ ሻማ እናበራለን። ሻማም ያን ያክል አይደለሁም ሻማ አልጠቀምም ሻማም አልወድም።

እኔ እንግዲህ በቻልኩት አቅም የተለያዩ አይነት ጊዜዎችን በስራ ቦታ ላይ ስለሆነ የማሳልፈው ወደ ተለያዩ አይነት መናፈሻ ቦታዎች አልሄድም ግን ደግሞ ቅዳሜና እሁድ እረፍት በመሆንበት ጊዜ አንዳንድ መናፈሻ ቦታዎች ላይ ለመሄድ እሞክራለሁ። ከጓደኞቼ ጋር በመሆን እና ወደ ተለያዩ መናፈሻ ቦታዎች ቅዳሜና እሁድም ከጓደኞቼ ጋር ሰብስብ ብለን እንሄዳለን።

አዎ እኔ እንግዲህ የተለያዩ አይነት ልብሶችን የማጥብው በእጄ ነው ምክንያቱም ደግሞ በቤቴ ውስጥ ላውንደሪ ስለሌለው ወይም ደግሞ ማሽን ስለሌለው ልብሶችን በእጄ ነው የማጥበው በዙሪያዬ ያሉ ግለሰቦች እንግዲህ አብዛኛውን ልብሶቻቸውን በእጃቸው ነው የሚያጥቡ እና የኔን ልብስ ብዙ ጊዜ በእጄ ነው የማጥበው

አዎ እኔ ብዙ ጊዜ እንግዲህ ቃሌን በማክበር የምታውቅ ሰው ነኝ እና ለተለያዩ ሰዎችም እንግዲህ ከዚህ በፊት ቃል የገባሁትን ነገር ቃሌን ጠብቄ አድርጌላችሁ አውቃለሁ። እና ብዙ ጊዜ ቃሌን ወይም ደግሞ ቃሌ የገባሁትን ነገር ቃሌን ጠብቼ እፈጽማለሁ ወይም ደግሞ አደርጋለሁ። እና ቃሌን ብዙ ጊዜ እጠብቃለሁ

አዎ ለተለያዩ በጎ አድራጎቶች እንግዲህ አንዳንድ ስራዎችን ከዚህ በፊት ሰርቼ አውቃለሁ። እኔ በምሰራበት ድርጅት በኩል የተለያዩ አይነት በጎ አድራጎቶች እንግዲህ መጥተው ያውቃሉ። እና ከነዛ በጎ አድራጎቶች ጋር አንድ ላይ በመሆን የተለያዩ ስራዎችን ከዚህ በፊት ሰርተናል እና ለበጎ አድራጎቶች ከዚህ በፊት ሰርቼ አውቃለሁ። ወደፊትም እንግዲህ ጥሩ ስራዎችን መስራት እፈልጋለሁ

እኔ እንግዲህ ከምወዳችሁ የዳቦ አይነቶች መካከል የውሃ ዳቦ እንዲሁም ደግሞ በምጥር ላይ በምጣር ላይ የሚቆዩ ወይም ደግሞ የሚጠበሱ የዳቦ አይነቶችን እወዳለሁ። እና ብዙ ጊዜ ግን ከምመገባቸው ወይም ደግሞ ከምወዳቸው የዳቦ አይነቶች መካከል የውሃ ዳቦ እና በመጣድ ላይ የሚጠበሱ የዳቦ አይነቶችን አብዝቼ እመገባለሁ አብዝቼም በጣም እወዳለሁ።